ልብስ ማጥበው አብዛኛውም ጊዜ ቅዳሜ ቅዳሜ ነው ማጥበው። ቅዳሜ ልብስ አጥባለሁኝ። ከዛ እሁድ እረፍት አደርጋለሁኝ ከዛ ሰኞ ወደ ስራ ነው ማለት ነው። ቅዳሜ ቅዳሜ ልብስ ይታጠባል አብዛኛውን ጊዜ አልፎ አልፎ ግን ድንገት በመሃል ከቆሽሽ በመሃልም አለ። የተወሰነ ክፍት ክፍት ሰዓት ደቂቃ የእረፍትም ደቂቃ ማገኘው ከሆነ በዛ አጥባለሁኝ። እና በተለይ ማለት ነው ያው ልብስ ማጥበው ቅዳሜ እንጂ ሌላ እንትን ላይ ጊዜ አጥቤ አላውቅም። በድንገት ድንገት የሆነ ክፍተቶችን ካገኘሁ ማጥብበትን ትርፍ ሰዓት ካገኘው ላጥበው እችላለሁ። ግን እንደ ቅዳሜ አይደለም። ቅዳሜ ያው ሻወር ይገባል ብዙ ነገር ይሆናል ግን ሻወሩ ከልብስ በኋላ ሻውር ቢያንስ በሁለት ቀን ውስጥ አንድ ጊዜ እገባለሁ። እና ሻወር መግባቱና ልብስ እንትን እኩል አይደለም። በርግጥ ልብስ የሚታጠበው ቅዳሜ ያው የተበላሸ ልብስ ይወለቃል አዲስ ወይም ማለት የታጠበና ንጹህ ልብስ ይለበሳል ያው እየተጣለ እየተጣለ የቆሸሸው ሲበዛ አንድ ላይ ሰብሰብ ተደርጎ ይታጠባል። እንጂ ማለት በየቀኑ ማጥበብ በጣም ከባድ ነገር ነው። ለዛ ሰብሰብ ተደርጎ ይታጠባል። ቅዳሜ ማለት ነው። ቅዳሜ ይታጠባል ከዛ ሻወርም በዛ ይገባል ከዛ በኋላ እንግዲህ የተወሰነ ሰዓት ፈታ ማለት። ከዛ ስራ ካለ የተወሰነ ስራዎችን መስራት። እና እንደዛ ልብስ ማጥበው ቅዳሜ ቅዳሜ ነው አብዛኛውን ጊዜ ማለት ነው። አብዛኛውን ጊዜ ቅዳሜ ልብስ አጥባለሁ። ሌላዎችንም ብሆን ቅዳሜ አንዳንድ ነገሮችን እናደርጋለን።

የምሳ እረፍት ምን ያህል ጊዜ ነው? የምሳ እረፍት ከስድስት ተኩል እስከ ሰባት ተኩል አንድ ሰዓት ማለት ነው የምሳ እራፍት ይደረጋል። ከዛ እንግዲህ አንዳንዴ ሪላክስ ማድረግ ምን ማድረግ ሶሻል ሚዲያንም በዛ በአንድ ሰዓት ውስጥ ብዙ ነገር ይሰራል። በርግጥ እና ምሳ ከስድስት ተኩል እስከ ሰባት ተኩል ድንገት ሰዓት ካሳለፍኩኝ ማለት ከስድስት ተኩል እስከ ሰባት ተኩል ባለው ካልበላውና ካልኩኝ ድንገት ስራ ላይ ልያስቸግር ስለሚችል ቴካዌንም ይዤ እመጣለሁ። ማለት በፌስታል ተደርጎ በእቃ በምሳ እቃ ተደርጎ ይወሰዳል እና ያንን ደግሞ አደርጋለሁኝ ማለት። መብላት ካስጠላኝና እየሰራሁ መብላት ከፈለኩኝ ስራው እንዳይበደል ከፈለኩኝ ያኔ ላደርገው እችላለሁ። ግን አብዛኛውን ምሳ ምበላው ከስድስት ተኩል እስከ ሰባት ተኩል ባለው ምሳዬን እበላለሁ። ከዛ ሪላክስ ምናምን አደርጋለሁ ከዛ ወደ መደበኛ ስራዬን እመለሳለሁ ማለት ነው። እና እስከዛ ድረስ የምሳ እረፍት ቁርስ ድንገት ሳልበላ ከገባው ሊርበኝ ስለሚችል ያው ሰባት ስድስት ተኩል ላይ እንወጣለን። ቁርስ ስገባ በጣም ማለት በልቼ መግባት እፈልጋለሁ። ግን ካልበላው ድንገት አጋጣሚ ሆኖ ካልተመቸልኝ ቁርስ ሳይደርስ ወደስራ ቦታ ከሄድኩኝ ምናምን ያው ድንገት ቀድሜ ልበላ እችላለሁ። ግን አብዛኛውን ጊዜ አብዛኛውን ጊዜ እኔ ምሳ ምበላው ከስድስት ተኩል እስከ ሰባት ተኩል ባሉ ሰዓታት ውስጥ ነው አንድ ደቂቃዎች ውስጥ ነው። እና በዛ ምሳይን እበላለሁኝ ከዛ ወደ ስራዬ እመለሳለው።

ሰዎችን እንዴት ትተዋወቃለህ? በእርግጥ ከሰው ጋር የመተዋወቅ እንትኑ በጣም እንዴ እኔ ለኔ ከባድ ነገር ነው። ማለት ባህሪ ማለት ባህሪ አንዳንድ ከባህሪዬ ጋርም የምገናኝ ነገር ይመስለኛል። እና እኔ አብዛኛውን ጊዜ ዝምተኛ ነኝ አላወራም። ከዛ ከሰዎች ጋር ቶሎ የመተዋወቅ እድሌ በጣም ዝቅተኛ ነው። በእርግጥ ይሄን ችግር ለመቅረፍ በጣም እጥራለሁኝ እሞክራለሁ እንዴት ከሰው ጋር ኮሙኒኬት ማድረግ ማለት መነጋገር እንዳለብኝ እንዴት የማላውቀውን ሰው ዝም ብዬ የማውራትና ንግግር የማስቀጠል ሂደትን እስኪልን አሁን እየሰለጠንኩኝ ነው። በኮርሴሪያ ላይ ያ ማለት በጣም ማለት አንድን ኮሙኒኬሽን እስኪል በጣም አስፈላጊ ነገርም ስለሆነ እነዛን ነገሮችን እያሳደግኩኝ ነው ያለሁት። አሁን እና ባለኝ እስታተስ አሁን ባለው እስታተስ እያተካከልኩኝ እገኛለሁኝ። ግን ድሮ ማለት የምሰራቸው ነገሮችን ያው እንደ እድል ካገኘው እንጂ ከሰው ጋር ተነጋግሬ እንዲህ እንዲህ ማድረግ አለብኝ የምለውን ነገር አብዛኛውን ጊዜ ሳላደርግ ነው። እና አንድ ያው እስኪል ቢኖርም ማለት ለስራው እስኪል ቢኖርም ከሰው ጋር መነጋገር ማውራት ችግሮችን በግልጽ አውርቶ ወደ መስማማት ደረጃ መድረስ ምናምን ያ የመግባባትን ይጠይቃል። እና መተዋወቁ መግባባቱ ምን ምኑ እዛ ውስጥ ነውና ሰው ደግሞ ከተዋወቅኩ በኋላ ነው። ስራውንም እንትን የሚያደርገው የሚሰጠው አምኖ እና ለዛ ከሰው ጋር የመተዋወቅ እንትን ብዙም እንትን አይደለሁም። ግን ለማስተካከል እሞክራለሁ።

የቅጥር ሂደት እንዴት ነው? ቅጥር ብዙ ሂደቶች አሉ። ለምሳሌ ቅጥር ለመቀጠር መጀመሪያ ስራ ማለፍ አለብህ። ፌተና ካለፈ ፌተናዎቹን አልፌ የቅጥር እሳት ስደርስ ቅጥር ቅጾችን ይዘህ ወደ ቅጥር የምትቀጥርበት መስሪያ ቤት ትሄዳለህ። ያን እዛ መስሪያ ቤት የተሃጁ ላለ የዋስትና መፍት ማለት የዋስ እንደ ዋስ የሚገባበት ሰው የሚፈርመው ቅጾች አሉ። ጥሬ ጥሬታ ቅጾች አሉ። የተለያየ እንትኖችን ፎርሞቹ ሞልተው ሲጨርስ ቅጥሮችን ማለት የቅጥር ሂደቱን ያስጀምራል ማለት ነው። ስለዚህ ቅጥሩን ሰው ሀብቱ ነው። አብዛኛውን ጊዜ መስሪያ ቤት ላይ ሰው ሀብት ቅጥር ስራዎችን ይሰራል። እና ሰርቶ ጨርሶ ለምመለከተው አካል ሲያቀርብ ይጸድቃል። ከጸደቀ በኋላ እንግዲህ። ትክክለኛ ተቀጣሪ ማለት ኮንትራል ለስድስት አብዛኝ ማለት በኢትዮጵያ የሰው ሀብት አዋጅ መሰረት ለስድስት ወራት ኮንትራት ትቀጠራለህ። ከዛ ስድስት ወር ሲያልቅ ቋሚ ቅጥር ይመጣል። ቋሚ ቅጥር ከመጣ በኋላ ትክክለኛ መንግስት ሰራተኛውም የሌለ ድርጅቱ የተቀጠርከው የተቀጠረ ሰራተኛም መሆኑን ያረጋገጠል ከዛ የጡረታ መለያ ቁጥሮቹ ይመጣሉ። ከዛ በቃ ትክክለኛ ተቀጣሪ ይኮናል ማለት ነው። ስለዚህ ቅጥር ፕሮሰሱ ይህን ይመስላል። እና እስኪ እና ቀለል አድርጌ ነው እንዴ ያረኩት። ውስጥ የሚሰሩ ብዙ የምጻፉ ደብዳቤዎች የሚሰሩ ስራዎችን አብዛኛዎችን ስራዎችን ሰው አብቶ ጨርሶ ያው ቅጥሩን የሚጨርሱ እሱ ስለሆነ

ይቅርታ መጠየቅ ቀላል ነው። ይቅርታ መጠየቅ ቀላል ባይሆንም ግን ይሄ ልናይ ነው። የሚጸጽት ነገር ሰርተህ እንደሆነ ይቅርታ መጠየቅ ግድ ይላል ምክንያቱም ከዛ ጸጸት ጸጸት ለማረፍ። እግዚአብሔርም ደስ ማለት እግዚአብሔርን ደስ ለማሰኘት ደግሞ። ይቅርታ በድህ ማለት እንኳን ተበድለህም ብትሆን ይቅርታ ይቅር በልለት ይላል። ስለዚህ ይቅር ማለት በጣም ጥሩ ነገር ነው ማለት ነው። ተበድለህም ቢሆን ይቅርታ ብለህ ይቅርታ ጠይቀህ ታልፋለህ። በቀል እንግዲህ የእግዚአብሔር ነውና። አንደኛውን ለተበደልኩ ማለት እንበድሎኛለንና እኔ ይቅር አልለትም ማለት ልክ አይደለም። እግዚአብሔር እኔ የበቀል አምላክ ነኝ ስለሚል በቀልን እሱ ነው እንጂ የሚበቀለው እኛ በቀል መበቀል የለብንም። ስለዚህ እኛ በይቅርታ ስናልፍ እሱ የራሱን ስራ ይሰራል እኛ ይቅር መባባል አለብን። እና ከባድ ቢሆንም ማለት ነገሮቹ ከባድ ቢሆኑ ግን ይቅርታ የይቅርታ ልብ መኖር ግድ ይላል። ምክንያቱም እግዚአብሔርም ሚወደው ያን ስለሆነ ይቅርታ ልብ እንድኖረን እኔም እንዲኖረኝ ነው። ሌሎችም ሰዎችም የይቅርታ ልብ እንዲኖራቸው ይመከራል። እና ይቅርታ ልብ መኖር በጣም ጥሩ ነገር ነው። አንዳንዴ ሰዎች ይቅር አልልም ብሎ ዝም ብሎ ዳራ የሚዞር ሰው አለ እና ተጣልተውም በድሎም እንኳን እኔ አልበደልኩም ይቅር አልልም ማለት ይቅር የሚያሰኝ እንደኔ ይቅርታ የሚያስጠይቀኝ ነገር የለም። እሚሉ ሰዎችም እርግጥ አለውና እነዛ ልክ አይደለሁምና ይቅርታ በደልክም አልበደልክም ግን የእግዚአብሔር ይቅርታ የእግዚአብሔር ስለሆነ። ይቅር መባባል ጥሩ ነው።

ዝም ብዬ ሄጅ ማጨብጨብ አልወድም ግን በእጅ ማጨብጨብ ትክክለኛ ቦታ ከሆነ ላጨበጭብ እችላለሁ። አንዳንዴ ልክ ፓርላማ ላይ የሆነ ዝም ብሎ እንደሚያጨበጭቡ ሳይሆን የሚያስጨበጭብ ነገር ካለ አጨበጭባለሁ የማያስጨበጭብ ከሆነ ዝም ይላል ማለት ነው። እና ለሁሉም ነገር ማጨብጨብ ጥሩ አይደለም። እና ድንገት ስታጨበጭብ አጨብጫቢ ከሆንክ ሰው መጥፎ ነገር ሲያወራም ልታጨበጭብ ትችላለህ። ስለዚህ የምታጨበጭበውን ነገር ጠንቅቀህ ሰምተህ አረጋግጠህ ማጨብጨብ ግድ ይላል። እና አንዳንዴ በስህተት ነገሮች ላይ ማጨብጨብም ሊኖር ስለሚችል አንዴ ገጠመኝ ምንድነው? የሆነ ሰው ነገሩ ምን እንደተባለም ሳይሰማ በጣም መጥፎ ቃላት ማለት መጥፎ ነገር ሲያወራ። ሳይሰማ ተኝቶ ነበር የዛኔ አጨበጨበ ሲያጨበጭብ። ሰው ሁሉ ሳቀበት። እና ሰው ሁሉ ሲስቅ ደነገጠ እና ምንድነው ያለው ለማለት ብሎ እንዳይጠይቅ። ተኝቶአል አለው ምን ብሎ ይጠይቅ? እዛ ፈራና ዝም አለ ወጣ ከዛ በኋላ ማጨብጨብ የሚባሉን ነገር አቆመኝ። ልክ እንደዚህ አይነት ነገር እንዳያጋጥም። መጀመሪያ መጠንቀቅ ነው የሚያስፈልገው እና የምናጨበጭበው ነገር ለምን እንደሆነ በምን ምክንያት እንደምናጨበጭብ ጠንቀቅን ማወቅ ያስፈልጋል። እና ልክ እንደ ሌሎች ካድሬዎች ዝም ብለን ማጨብጨብ ጥሩ ውስጥ ላይ አይደለም። ይሄ ነገር ልክ ነው አይደለም ብሎ የሚለውን ነገር እያንዳንዷን ነገር አጥንቶ ልክ መሆኑን ስታረጋግጠውም ሳረጋግጠውም ማጨብጨብ እችላለሁ። ግን ዝም ብዬ ከመሬት ተነስቼ ማጨብጨብ አልወድም። ይሄ እንግዲህ የሰው ልጅ ባህሪም የኔም ባህሪ ምንድነው? ለማንኛውም ነገር ማለት ዝም ብዬ እማጨብጩ ማጨብጩ ነገር የለም። ግን የሚያስጨበጭብ ነገር ካለ አጨበጭባለሁ አይደለም።

የትንኝ መረብ ትጠቀማለህ አዎ እጠቀማለሁ አጎበር ይባላል። በአልጋ ላይ የሚታሰር ስለሆነ ብንቢ ምናምን እንዳይነድፈኝ ያን እጠቀማለሁ። እና የትንኝ መረብ ትጠቀማለህ የሚለው? አዎ እጠቀማለው። ትንኙን ለመከላከል እንጂ ለማጥመድ አይደለም። እና ራስህን ከበሽታም ለመከላከል ከወባ ከተለያዩ በትንኝ የሚመጡ በሽታዎችን ለመከላከል መረብ አጎበርን እጠቀማለሁ። ለዛ የሚሆን ከጤና ጽህፈት ቤት ወይም ጤና ቢሮዎች። ለበሽታ መከላከያ የሚሆን በኬሚካል የተረጨ አጎበሮችን ይሰጣሉ እነሱን እጠቀማለው። ሌላ በግዢ እንትን ያለው ኬሚካልም ስለሌለ ያው ነፍሳትም ለመግደል ማለቴ እንትኖችን ትንኞችን ሊያጠፋ ስለማይችል አልጠቀምም። ግን። ጤና ጽፌት የሚሰጡ በጤና የሚመጡ ነገሮቹ ትክክለኛ ኬሚካል የተነከሩ ስለሆኑ ጉዳትም ማለት ሰው ላይ የማያደርሱ ስለሆኑ እጠቀማለሁ። ያን እና ጥሩም ነው እና እስካሁን ድረስ ጥሩ ለውጥ አለ ማለት ቢምቢዎቹ ዝም ብሎ እንትን አይሉም አይነድፉም። መከላከል የሚቻልበት እንትኖች ስላሉ በጣም ጥሩ ነገር ነው። እና ቢምቢም መከላከያ ሌሎችን ትንኞችን ለመከላከል መረብ ወይም የአጋ የአልጋ አጎበር ያስፈልጋል። እና ያ በሽታ ቀድሞ ለመከላከል ይጠቅማል።